ቋንቋ ስለ ቋንቋ ካወራህ ቋንቋ ማለት መግባቢያ መነጋገሪያ ማለት ነው እና በደንብ ይሄ ምንድነው? በደንብ ምንም ስህተት ሳይኖረው ሳይኖር ምን ሳይኖር የሚችል አማርኛ የምትለው የእናት ቁንቋን የሚል የተወለደ ነበር ያደግንበት ስለሆነ ማለት ነው። ከዛ ውጪ ደግሞ እንግሊዘኛ መናገር ማንበብ መጻፍ አማርኛም ደግሞ በጣም ሚገርም ነገር ነው። አማርኛም ቋንቋ ዘዬ አለው ማለት ዘዬ አሁን እኔ የተወለድኩበት አካባቢ ሚነገር እና ሌላ አካባቢ የሚነገር ቋንቋው እኮ አማርኛ ነው ሁለቱም ቦታ ግን ዘዬው ይለያያል። አዎ ዘዬ ማለት ምን ማለት መሰላችሁ? በሆነ አካባቢ ሚነገር ነገር ግን ይሄ ከመግባባት እንትን አይልም አይዳግትም ማለት ለመግባባት ይሆናል። አንዱ ከአንዱ ይግባባታል ግን የሆነ የሆኑ ቃሎች አሉ እንዴ እንዲባል እንዴ ምናምን ሚባሉ ማለት ነው። እና ምን ማለት ነው ብሎ ሰው ሚጠይቀው። በርግጥ ከዛ ከምን ማለት ነው በኋላ ከዛኛው ቃል በኋላ ያለውን ብዙ ስለሚያውቀው በዘዬ ስለሆነ ልዩነቱን ለመግባባት አያዳግትም ለማለት ነው። እና አማርኛው ቋንቋ የታ መጽሐፍ ማንበብ መናገር በደንብ ጥርት አድርጎ ምክንያቱም የተወለድንበት ያደግንበት ቋንቋ ስለሆነ እድሜልካችን በዛ ነው ስንግባባ የኖርነው። ከዛ በተጨማሪ ደግሞ እንግሊዘኛ ቋንቋ እንግሊዘኛ ቋንቋን መጽሐፍ ማንበብ መናገር በትምህርት ቤት የሆነ ጊዜ እንደውም ምን ተፈጠረ መሰላችሁ? እንግሊዘኛ ቋንቋ ለማዳበር ተብሎ የሆነ ሳምንት እንትን ከፈረንጆች ጋር ነበር እምንውለው ከነጮች ጋር እና ያን ሳምንት እርስ በእርስ እንኳን እኛ አበሾቹ በአማርኛ ማውራት አንችልም ነበር አይፈቀድልንም ነበር። እና ከተገኘን እራሱ ቅጣት ነበር ሚገርም ነገር ማለት ነው። ቅጣት ነበረው በቃ። ሌላ ቋንቋ ከሆነ ካልን ቅጣት ነበረው በጣም በሚገርም ሁኔታ ማለት ነው። እና እንትን ማለት አንችልም ነበር ቅጣቱ ምንድን ነው? የሆነ ነገር ወይ የሆነ ነገር ይወሰድብናል ወይ የሆነ ልንሰጠው የነበረ ነገር ከዛን በኋላ ይቀርብናል። እና ያ በጣም ጥቅም በተለይ ደግሞ ይሄ ቋንቋውን በትክክልም ይሄ የልጅነት ቋንቋ ሆኖ ካደግንበት ሰው ጋር ማውራት የተለየ ነገር ነው። እና እነሱ ጋርም ስውል በጣም ትልቅ ለውጥ ነው የነበረኝ በጣም ትልቅ ማለት ነው። የሚገርመው እንዴት? በጣም ሚገርም ለውጥ በደንብ ለካ ቋንቋን መማር አይደለም መለማመድ ነው ዋናው ነገር ማለት ያኔ የተረዳሁት። ቋንቋ መማር ጥቅም አዎ ለማንበብ ይሆናል። ለመናገር ግን እንዴት ነው እያወቅነው እንኳን እየሰማን እያነበብነው መመለስ ያቅተን ነበር። እና ለመናገር ድፍረት ነው ሚያስፈልገው። እና ከሚችለው አሁን ለምሳሌ እንትን አረብኛ አረብኛ ብዙ ሰው በፊልም እያየ ወይም ቱርክኛ ቻይነኛም እንደዚህ ብቻ የኮሪያ በተለይ አሁን ብዙ ሴቶች ኮሪያ ፊልም ያያሉ አደል። ያንን እያዩ አንድ ጓደኛ ነበረችኝ የኮሪያና የህንድ ፊልም ብቻ በማየት ቋንቋውን ትችለዋለች ማለት። በደንብ ትሰማቸዋለች ያው መናገር አልፎ አልፎ ነው እንጂ። ምንድነው ከፊልምም ታይቶ ይለመዳል ለማለት ያክል ነው። ከዛ በተጨማሪ ደግሞ ግእዝ ቋንቋ ግእዝ ቋንቋ ከአማርኛ ጋር ፊደሎቹ ስለሚመሳሰሉ እናነባቸዋለን። በርግጥ ግእዝ ከባድ ነው በጣም ከባድ ቋንቋ ነው ይሄ እንዴት ነው? ሚነሳ ሚጣል ሚባል አለ ሚጠብቅ ሚላላ እሱ እሱ አለው እና በቤተክርስቲያናችን በኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ ግእዝ ቋንቋ ነው። ምትጠቀመው እና እሱን ቋንቋ የተወሰነውን እሰማዋለሁ ትንሽ ትንሽ በጣም ጢኖ ጢኖ ይላል። እንትን እና ትንሽ ትንሽ እሰማዋለሁ አሁን ለምሳሌ ያልኩት ጢኖ ጢኖ እና ትንሽ ትንሽ አሁን ተመሳሳይ ናቸው። ግን ዘዬ የሆነ ቦታ ይባላል የሆነ ቦታ ያኛውን አንዱ ከአንዱ ማለት ነው። ስለዚህ በአጠቃላይ ስንት ቋንቋ ትችያለሽ ለሚሆነው? ሁለት ቋንቋ በደንብ እችላለው አማርኛ እና እንግሊዘኛ ማለት ነው። መጻፍም ማንበብም መናገርም ሁሉንም ሁሉንም ማለት ሚያስፈልጉትን ነገሮች በተለይ አማርኛ በደንብ ምንም ይሄ ዝንፍ ውልም ወለም ዘለም የሌለው ማለት። እንግሊዝኛው ላይ ያደኩበት ስላልሆነ የሆነ ሊኖር ይችላል የሆነ አይነት ስህተት እንጂ። እንግሊዝኛውም ቢሆን በደንብ እሰማለሁ